የአካል ብቃት እንቅስቃሴ አዎ ጥዋት ማለዳ ከእንቅልፌ ስነሳ። ቀለል ያሉ የአካል ብቃት እንቅስቃሴዎችን በየጊዜው በየቀኑ አዘወትራለሁ። እና ቀለል ያሉ እንቅስቃሴዎችን ያው ምንጊዜም አዘወትራለሁ።

ብዙ ጊዜ የምወደው 'ፊልም ፍሬንድስ' የሚለው ተከታታይ የሆነ የ'ሲትኮም አይነት ፊልም' ነው እና የ አስቂኝ ዘውግ ያለው የፊልም' አይነት ነው እሱ 'ፊልም' በጣም ይመቸኛል ደስ ይለኛል።

የአየር እንደ አየሩ ሁኔታ ይለያያል ብዙ ጊዜ ትንኞች የሚራቡበት ወቅት ሲሆን ረግረጋማና ውሃ የሚጠራቀምበት ወቅት በሚሆንበት ጊዜ የትንኝን መረብ እንጠቀማለን ወይም እጠቀማለሁ። እና ያው የትንኝ መረብ እጠቃማለሁ ማለት ነው።

መጠበቅ ግድ ማለት ግድ የሚሆንበትም ጊዜ አለ ግድም የማይሆንበትም ጊዜ አለ። እና ግን መጠበቅ ብዙ ጊዜ አስፈላጊ የሚሆንባቸው አጋጣሚዎችና ሁኔታዎች የብዙ ናቸው ማለት ነው። እና መጠበቅ ግድ የሚሆንባቸው ሁኔታዎች ይኖራሉ።

አዎ የስራ አሰራሮቼን እከተላለሁ ብዙ ጊዜ ማለትም ማንኛውንም ስራ ሳከናውን የአሰራሩን ሂደት ተከትዬ ቅደም ተከተል ባለው መልኩ ነው ስራውን እማከናውነው። ለውጤታማነትም እንደዚህ አይነት የአሰራር ሂደቶችን መጠቀም የተሻለ ነው ብዬ አስባለሁ አምናለሁ።

ብዙ ጊዜ በሚኖረኝ የእረፍት ጊዜ ይወሰናል። ግን በተቻለኝ መጠን ስራ በጊዜ ለመግባት ማታ ምሽቴንም በጊዜ የእንቅልፍ ሰአቴንም እንትን በማለት በማግኘት በጊዜ ጠዋት እነሳለሁ ማለት ነው።

የምወደው የስፖርት አይነት እግር ኳስ ነው ብዙ ጊዜ ማለት ነው። እና እግር ኳስ ያው ከመጫወት ባሻገርም መመልከትና መደገፍንም ልምዱ አለኝ። እና ከስፖርቶች እግር ኳስ ምርጫዬ ነው ማለት ነው።

መዋኘት የተወሰነ እሞክራለሁ እችላለሁ። እና መዋኘት ያው ፍላጎቱም ስላለኝ ለመልመድ ጥረት አደርጋለሁ። ግን ያን ያህል በበቂ ሁኔታ መዋኘት በደንብ እችላለሁ የሚያስብል ደረጃ ሳይሆን እሞክራለሁ እችላለሁ። የተወሰነ

የክረምትን ወቅት ብዙ ጊዜ ተመራጭ አደርጋለሁ። ያ ማለት ሀምሌና ነሀሴን የክረምት ወቅት በእኛ ሀምሌና ነሀሴ ነውና እነዚህን ወራቶች። ብዙ ጊዜ እነዚህን ወቅቶች ከሰኔ ጀምሮ ሰኔ ሀምሌ ነሀሴን ተመራጭ ናቸው ማለት ነው። ለኔ ያው በክረምት ደረጃ ክረምቶች የእረፍት ጊዜ ስለሆኑ ነው። ብዙ ጊዜ እና እነዚህ የወራቶች ወቅቶች ተጠቅ ለኔ ተመራጭ ናቸው። ብዙ ጊዜ